አዎ የሞባይ ዳታ እጠቀማለሁ። ግን አብዛኛውን ጊዜ የሞባይል ዳታ አልጠቀምም። ምክንያቱም ፍላጎቴን ይገድብብኛል። በነጻነት የፈለኩትን ለማየት የፈለኩትን ሰዓት ለመጠቀም ያው ይገድብብኛል እና ደግሞ የሞላሁት ካርድ ቶሎ ነው የሚያልቀው ይሄ ዳታው ማለት ነው ዳታ ሲሆን የሞላው ቶሎ ያልቃል በቃ ፍላጎቴን የገደብኩኝ አለ :እንደፈለኩኝ ብዙ ሰዓት መጠቀም አልችልም። ደግሞ ገደብ አለው እና የዋይፋይ ነው አብዛኛውን ጊዜ የምጠቀመው። ዋይፋይ ፍጥነት አለው ፍጥነት አለው እንደፈለኩኝ ለመጠቀም ቀላል ነው፣ ፍላጎትን አይገድብም ሃያ አራት ሰዓትን መጠቀም እንችላለን። ወር ሙሉም አንዳንዴ ደግሞ የአመትም ከፍለን አመት ሙሉ መጠቀም እንችላለን። እና እኔ አብዛኛውን ጊዜ የምጠቀመው ዋይፋይ ነው። ግን ዋይፋይ ሰዎች ብዙ ጊዜ ዋይፋይ ይጠቀማሉ። ዳታ ሊጠቀሙ የሚችሉት ያው ማብራት ያው በደንብ ባልደረሰባቸው ፎር ጂ ኤላስትሪ ኔትወርክ ባልተዘረጋ በሁታዎች ላይ እዛ እዛ አካባቢ ብዙም ዋይፋይ የማይታወቅበት አካባቢ ላይ ሞባይል ዳታ አብዛኛው ሰው ይጠቀማል ግን ደግሞ ወደ ወደ ከተማ አካባቢ ደግሞ ያሉ ሰዎች ዳታ ከመጠቀም ይልቅ ዋይፋይን መጠቀም ይመርጣሉ እና አብዛኛውም ሰው ዋይፋይ ተጠቃሚ ነው ለዋይፋይ ተጠቃሚ ነው እና ከሞባይል ካርድ ይልቅ ዋይፋይ በጣም